የቪዲዮ ጥሪ ታደርጋለህ ለሚለው? በነገራችን ላይ እኛ ሀገር ላይ በተለይ። የቪዲዮ ጥሪ ለማድረግ ዳታ ይፈልጋል ሳንቲም ይፈልጋል ማለት ነው። እና ዳታ ከሌለ የቪዲዮ ጥሪ ማድረግ የማይታሰብ ነው። ይታወቃል አሁን ባለው ሁኔታ ደግሞ። ዳታ ምን ያክል ከፍተኛ ዋጋ እንዳለው። እና በተቻለ መጠን እኔ የቪዲዮ ጥሪ በጣም አስፈላጊ። ከሆነ ብቻ ነው እንጂ የቪዲዮ ጥሪ በተደጋጋሚ አላደርግም። አላደርግም ምክንያቱም ይሄው እንዳልኩህ ነው የቪዲዮ ጥሪ ለማድረግ እኛ ሀገር ጋር። ከፍተኛ ገንዘብ ወጪ ይፈልጋል ወይ ደግሞ ዋይፋይ መግባት አለበት። እሱ ከሌለ ትንሽ ስለሚያስቸግር የቪዲዮ ጥሪም አላደርግም። የቪዲዮ ጥሪ አላደርግም ያው በጣም አስፈላጊ ሆኖ ከታየ ብቻ። ከሆነ ብቻ እንጂ የቪዲዮ ጥሪ አላደርግም ስራዬ ብዬ ማለት ነው። እና አልፎ አልፎ ነው የማደርገው። እሱም በጣም አስፈላጊ ከሆነ ብቻ ነው እንጂ የቪዲዮ ጥሪ አላደርግም

ጊዜህን በገደብ ታስተዳድራለህ ለሚለው ጥያቄ? ጊዜዬን በገደብና በፕሮግራ በጊዜን በእቅድ መምራት በጣም አስፈላጊና ወሳኝ ነገር እንደሆነ ይታመናል ለብዙ ነገሮች ጊዜን በእቅድ መመራት ጠቃሚ ነው ብዬ ከሚያምኑ ሰዎች መካከል የምመደብ ነኝ። እና ጊዜን በእቅድ ካላስተዳደርነው የሚያመልጠን ነው። እና እኔ ጊዜን በእቅድ በተቻለ መጠን በእቅድ ለመመራት ከሚሞክሩ ሰዎች መካከል እመደባለሁ። እንደዛ መሆን አለበት ብዬ እላለሁ እና በእቅድ ለመመራት የተቻለኝን ሁሉ አደርጋለሁ። በገደብ አስተዳድራለሁ ወይም በእቅድ አስተዳድረዋለሁ ማለት ነው

ቅርጫት አለህ ለሚለው ጥያቄ ቅርጫት በቤት ውስጥ ቆሻሻ የምናስወግድበት ነው ወይስ? ሌላ አይነት ቅርጫት ቅርጫት በቤቴ ውስጥ እኔ ቤት ውስጥ ቅርጫት ቆሻሻ የማስወግድበት ከሆነ አለኝ። ሌላ አይነት። እንትን አለው መልእክት ያለው ቅርጫት ከሆነ ግን እኔ የቆሻሻ ማስወገጃ ቅርጫቱ ከሆነ እሱ አለኝ። ሌላ አይነት ቅርጫት ግን ከሆነ የለኝም። ለምሳሌ እኛ ጋር ከቅርጫት ለብዙ ነገር እንጠቀማለን ይሄ ልብስ ማድረቂያው ቅርጫት ወንፊቱ እሱ አለኝ። ከዛ ባሻገር ግን የቆሻሻ ማስወገጃውን ቅርጫት አለኝ ግን ሌላ ለብዙ አለማ የምጠቀመው አይነት ቅርጫት ግን የለኝም

በነገራችን ላይ እኛ ጋር ዳቦ በተለያየ መልኩ ሊበስል ይችላል። የመጀመሪያ ነገር በኤሌክትሪክ ይበስላል ወይም በመብራት ሀይል ይቅርታ በመብራት ሀይል ይበስላል። ከዛ በከሰል ሊበስል ይችላል በከሰል። በእንፋሎት ሊበስል ይችላል እኛ ጋር እና በማገዶ ወይም በእንጨት ሊበስል ይችላል። እና በርካታ አይነት የማብሰያ እንዲሁም በቅጠል በቅጠል ሊበስል ይችላል። በርካታ አይነት የማብሰያ ዘዴዎች አሉ። እኔ ከነዛ ውስጥ አንድ ሶስቱን በመጠቀም ያው በዓል ዳቦ በተለያየ ጊዜ ኧ ይበስላል። ማብሰል ሳይሆን መጋገር ነው የሚባለው ዳቦ በነገራችን ላይ ዳቦ ማብሰል ነው የምንለው። ማብሰል የምንለው ለህብስት ከሆነ ህብስት የምንለው የድስት ውስጥ ዳቦ ከሆነ ማብሰል እንለዋለን ዞሮ ዞሮ ያም ሳይበሰል አይመገብም። እና ዳቦ የትኛውም ሀበሻ ሴት መቻል አለባት ብዬ አምናለሁ። መቼ ግዴታ ስለሆነ ማለት ነው። እኔ ግን ዳቦ ማብሰል ለሚለው አዎ ማብሰል እችላለሁ ብዬ እላለሁ

ምን አዲስ ነገር መማር ትፈልጋለህ ወይም ትፈልጊያለሽ? ለሚለው ጥያቄ እኔ አዲስ ነገር በጣም አዲስ ነገር እጓጓለሁ መማር እፈልጋለሁ። መማር ደስ ይለኛል አዲስ ነገር። እና አዲስ ነገር ከሚጓጉ ከሚፈልጉ ሰዎች መካከል እመደባለሁ፤ በነገራችን ላይ እመደባለሁ። እና አዲስ ነገር በጣም እኔን ያስደስተኛል ይመቸኛል። እና አዲስ ነገር ለሰው ልጅ አስፈላጊ ነው ብዬ አምናለሁ። እኔ ግን ምን አይነት አዲስ ነገር እወዳለሁ መንፈሳዊ አለም ላይ ያለ አዲስ ነገር ለምሳሌ ይሄ እንትን መጽሐፍ ቅዱሳዊ የሆነ አዲስ ነገር ደስ ይለኛል። በህይወት ክህሎት ላይ ያለ አዲስ ነገር ከቴክኖሎጂ ባሻገር አለ አይደለ በጣም ውስጥን የሚያነቃቃ የሚያድስ የሆነ አዲስ ነገር ያስደስተኛል። እና አዲስ ነገርን መማር ሁሌም እፈልጋለሁ። ሁሌም ዝግጁ ነኝ፤ ሁሌም ደስ ይለኛል፤ አዲስ ነገር ነው ያስፈላጊ ነው ብዬ ከሚያምኑት ወገን ነኝ፤ ስለዚህ አዲስ ነገር ያስፈልገኛል ብዬም አምናለሁ። እና እሱ ቆንጆ ስለሆነ አዲስ ነገር ምን አዲስ ነገር መማር ትፈልጋለህ? ለሚለው መጽሐፍ ቅዱሳዊና የህይወት ክህሎቶች እንዲሁም ደግሞ ህይወትን ሊያቀሉ የሚችሉ እንትኖች ማህበራዊ ህይወትም ላይ እንዳለ ሆኖ ከሰውዎች ጋር በቤቴ ላይ ያለውን አንዳንድ ነገሮች እንዴት ማስተዳደር እንዳለብኝ የምችልበትን ያን አድስ ነገር ማወቅ። መንፈስ እንትን መንፈሳዊ ነገር ላይ ያለ አዲስ ነገር መረዳትና ማወቅ በጣም ያስተስተኛል። በጣም

የምትወደው እንስሳ ለሚለው ጥያቄ? እንስሳ ስንል በእኛ ያውን በሳይንሱ በሁለት እንከፍለዋለን እንደ አጠቃላይ ማለት ነው። ለምሳሌ የቤት እንስሳና የዱር እንስሳ ብለን እንለያቸዋለን የምወደው እንስሳ ከቤት ነው ወይስ ከዱረ እንስሳ ግልጽ ቢደረግ ደስ ይለኝ ነበር ነገር ግን እኔ ከሁለቱ ልገልጽ እችላለሁ። ከቤት እንስሳ የምትወደው የምወደው ቢባል ሁሉ የምጠራው የቤት እንስሳ የለም። ግን ያው የምወደው ብዬ ከምላቸው ውስጥ አጥብ የሆኑትን ለምሳሌ ከብት ደስ ይለኛል ከብት ክፍት ላም ደስ ትለኛለች ላም ደስ ይለኛል ስለነሱ የበለጠ ባቅ የበለጠ ብረዳ ደግሞ ይበልጥ ይበልጥ እወዳለሁ ይመቹኛልና። ላም እወዳለሁ ከዛ ባሻገር ዶሮዎች ደስ ይሉኛል ከእነሱ ጋር ለማሳለፍ ማለት ነው። እነዚህ እምወደው ከምወደው ብዬ የምወደውን እንሰሳ ብዬ ከምላቸው ውስጥ የሚመደቡ ናቸው። እነዚህ ደግሞ አስፈላጊም ስለሆኑ ለሰው ልጅ ህይወት መሰረታዊ ነገር ስለሆነ እነሱ ያስፈልጋሉ ብዬ አምናለሁ። የምወደውን እንሰሳ ለሚለው ዶሮና ላም

ልደትን እንዴት ታከብራለህ ለሚለው? በነገራችን ላይ ልደት በዓል አከባበር በእኛ ሀገር ያለ የተለመደ ነው ብዬ አላምንም። በተለይ እኔ ባለሁበት አካባቢ የተወለደበትን ቀን ሁሉ ያው ቀደምት የነበሩ እናቶቻችን በተለይ ያንን ቀን ያው በሻማ በምናምን ሊያከብሩት ይችላሉ በጣም ብዙዎቹ እኛ ጋር የተለመደው እንደዚ እንደዛ ነው። እኔ የልደቴን ቀን በጣም አድምቄ ከሚያከብሩ ሰዎች መሃል አይደለሁም ግን እንዴት ታከብራለህ ለሚለው ሻማ አብርቼ እከብራለሁ። እግዚአብሔርን እያመሰገንኩ እድሜ ስለተጨመረልኝ ቀን ስለተጨመረልኝ እግዚአብሔር መልካም ነገር ስላደረገልኝ የልደት ቀኔን አከብራለሁ ሻማ እያበራሁኝ አከብራለሁ እግዚአብሔርን እያመሰገንኩ። ምን አደረኩ? በዚህ ባለፈው አመት የሚለውን ነገር በጣም በብዙ ከራሴ ጋር እያብሰለሰልኩ እቆያለሁ እና የልደቴን ቀን በምስጋና እግዚአብሔርን በማመስገን አከብራለሁ ማለት ነው። ቀለል ባለ መልኩ ወጪም ሳይበዛ በዚህ መልኩ ነው። ልደቴን እኔ የማከብረው እንጂ በጣም አላስፈላጊ ወጪ ውስጥ ምናምን ለልደት ብዬ ምገባ አይነት ሰው አይደለሁም ለራሴም አላደርግ አይደለም ለሌላው ይቅርና ማለት ነው። እና የልደት ቀኔን የማከብረው እኔ እንዲ እንዲ እያረኩ ነው

እንዴ በታዳጊ ሀገር ላይ እኖሩ በእንጨታ አላበስልም ማለት በራሱ ውሸታምነት ነው። በእንጨት ማብሰል ግዴታም ነው። ምክንያቱም ሰላሳ በመቶ የመብራት ሀይል ባለበት ሀገር የመኢ ሰላሳ ወይም አርባ በመቶ የመብራት ሀይል ሽፋን ባለበት ሀገር ላይ። በእንጨት አለማብሰል ማለት በጣም ሞኝነት ነው ብዬ ነው የማለው። እና ስለማይመችም የግዴታ ነው መንጨት እንድናብስል ራሱ ሁኔታው ራሱ ይገፋፋናል የግዴታም ስለሆነ ማለት ነው። እና በእንጭት አለማብሰል አይቻልም። የመቻልም ግዴታ ነው የሚሆንብን። ምክንያቱም ሁኔታው በራሱ ያስገድዳል ሁኔታው በራሱ ያስገድዳል። እና የሚበስሉ በርካታ አይነት የምግብ አይነቶች አሉ። አብዛኞቹ በተለይ በእኛ ሀገር ላይ በሚባል አብዛኞቹ ሁሉም አንልም ግን አብዛኞቹ ምግቦች በእንጨት የሚበስሉ ናቸው። ማብሰልም አለብን ግዴታም ስለሆነ ስለዚህ በርካታ የምግቦችን በእንጨት ነው የምናበስለው የምናበስለው። እናበስላለን እና እኔም በዛው የማህበረሰብ ክፍል ውስጥ የምገኝ አንዲት የሀበሻ ወጣት ስለሆንኩ የግዴታ በእንጨት አብስላለሁ ማለት ነው። እና በእንጨት ማብሰል በእንጭት እሳት ማብሰል ታውቃለህ ለሚለው በደንብ አድርጌ በእንጭት እሳት አበስላለሁ ማለት ነው

ማር ትወዳለህ ለሚለው ጥያቄ ማር የማይወድ አለ እንዴ በነገራችን ላይ የጤና ችግር ያለበት ሰው ካልሆነ በስተቀር ማር የማይጠቀም አለ ብዬ አላምንም። እኔ ማር ለሁሉም የ በእድሜ ሁሉም እድሜ ክልል ላይ ላለ ሰው ማር አስፈላጊና ወሳኝ ነው። ብዬ አምናለሁና። ማር መጠቀም አለብን የመጀመሪያው ነገር መድሃኒት ስለሆነ። ለምሳሌ የሳል ላለበት የሙቀት ችግር ላለበት ሰው ማር በጣም ወሳኝ ነገር ነው። እንደኛ ሀገር ማር በርካታ ሁለት አይነት ማር ጠዝማ ማር አለ። ኖርማል ማር አለ ነጭ ማር የምንለው ማለት ነው። እሱን ነው ጠዝማ ለበርካታ በሽታዎች መድሃኒት ነው ያኛውም መድሃኒት ነው በነገራችን ላይ መድሃኒት ነው። ያስፈልጋል እና። ማር ትወዳለህ ለሚለው በጣም ሲበዛ ሳይሆን ማርም በልኩ መጠቀም እወዳለሁ። ማርን መጥላት አይቻልም። ማር እወዳለሁ።

እሳት አለማንደድ እሳት ማንደድ ትችላለህ ለሚለው ጥያቄ ሴት በነገራችን ላይ እኔ ጾታዬ ሴት ነው። እና ሴቶች ደግሞ እኛ ጋር በጣም ከእንደዚህ ከእሳት ጋር ምናምን የተገናኙ ስራዎችን ከወንድ ይልቅ በስፋት የምትሰራው ሴት ናት በብዛት ማለት ነው። እና ሴት መስራት ግዴታዋ ነው ምርጫዋም ሳይሆን መስራትም አለባት። እና እሳት ማንደድ የግድ ነው መቻል ማለት ነው። እና እኔ እሳት ማንደድ ትችላለህ ለሚለው ጥያቄ አዎ እችላለሁ በደንብ አለመቻል አይቻልም። ይሄን አያደርግም ማለትም አይቻልም። እሳት ማንደድ ግዴታ ስለሆነ ማለት ነው። እና እሳት ማንደድ ትችላለህ የሚለው አዎ እሳት ማንደድ እችላለሁ

የስራ አሰራራዎችን ትከታተላለህ ትከተላለህ ለምለው አዎ እንዴ በርካታ ስራዎች የራሳቸው የሆነ የአሰራር ሂደት አላቸው። እነዛ የአሰራር ህደቶች ደግሞ አሰራሮች ናቸው ብዬ አምናለሁ። እና ለምሳሌ እያንዳንዱ ተግባር የራሱ የሆነ የአሰራር ሂደት አለው። የአሰራር ቅደም ተከተል አለው። ያን ቅደም ትከተል ያን የስራ ሂደት መጠበቅ አለበት ካልጠበቀ አስቸጋሪ ነው የሚሆነው። እና ያን ያሰራር ሂደት መከተል መጠበቅ አስፈላጊ ነው። አስፈላጊ ነው ጠቃሚው ነው ብዬ እላለሁና። የአሰራር ሂደቶችን መከተል ያስፈልጋል። ውጤታማ ይሆናል የምንፈልገውን አይነት ውጤት ለማግኘት ውጤታማ የሆነ ውጤታማ የሆነ ወይም በስራችን አመርቂ ውጤት ለማግኘት ወይ ውጤታማ ነን ብለህ ማለት የስራ ሂደቶችን መከተል አስፈላጊ ነው ብዬ እላለሁ። አንዳንዴ የአሰራር ሂደቶች ረጅም እና አሰልች ቢሆኑም ግን እነዛንም ቢሆን በቅደም ተከተል ማከናወን እና ማድረግ አስፈላጊ ነው ብዬ አምናለሁ። እና የአሰራር ሂደቶችን ትከተላለህ አሰራር አዎ የአሰራር ሂደት የግዴታ መከተል አስፈላጊ ነውና እከተለ

የምትወደው ሬስቶራንት የት ነው ለሚለው? ሬስቶራንት የምንላቸው እኔ የምወደው ሬስቶራንት እኔ ሬስቶራንት የምንለው እኔ በምኖርበት አካባቢ ያሉ ሬስቶራንቶች እና በመሰራበት አካባቢ ያሉ ሬስቶራንቶች ደረጃቸውም ቤቱም ሁኔታቸውም የተለያየ ነው ሬስቶራንቶቹ በባህሪያቸው አንድ እይነት ናቸው ማለት ሳይሆን አገልግሎታቸው ግን የተቀራረበ ነው ማለት ነውና። እኔ የምሰራበት አካባቢ ያሉ ሬስቶራንቶች ቀለል ያሉ ከባህል ጋር የተገናኙ ባህላዊ ነገር ጋር የያዙ ሬስቶራንቶችን እወዳቸዋለሁ ይመቹኛል ለመዝናናትም እመርጣቸዋለሁ እነዛን ቦታዎች እነዛን አካባቢዎች ምርጫየ አደርጋቸዋለሁ እና። እኔ የምወደው ሬስቶራንት ብዬ የምለው ከባህላዊ ነገር ጋር ባህላዊ ነገርን የያዙ ሬስቶራንቶች ይመቹኛል ያለምንም ጥያቄ እና ለነዛ ሬስቶራንቶች የተለየ ቦታ አለኝ። እሰጣቸዋለሁ የሆነ እሰጣቸውም ስጣቸው ቦታ አለና ይሻላሉ ከሌሎቹ ዘመናዊ ነን ከሚሉ ሬስቶራንቶች በተሻለ እነዛ ሬስቶራንቶች እወዳቸዋለሁ

በእኛ ሀገር አንድ አባል አንድ አባባል አለ ምን የሚል አባባል አለ? የምትወደውን ስራ እስከምታገኝ ያለህበትን ስራ ውደደው የሚል አባባል። የትኛውም ሰው ለውጥ ይፈልጋል ብዬ አምናለሁ እኔ ለውጥ ከሚፈልጉ መካከል አንዷ ነኝ። ያን ለውጥ ደግሞ ለማምጣት የተማርኩ ነኝ። ያለ ለውጥ ደግሞ እንዲመጣ ምፈለገው በስራዬ ነው በዋናነት ስራዬ ላይ። ከፍተኛ የሆነ ለውጥ እፈልጋለሁ በጣም ከፍተኛ የሆነ ይሄ ነው የማይባል ከፍተኛ ለውጥ እፈልጋለሁ። እና ይሄ ለውጥ ደግሞ ለማምጣት የተቻለኝን ነገር ሁሉ በማድረግ ላይ ከሚገኙ ወጣት አህት እንስት ሴቶች እንስቶች መካከል አንዷ እኔ ነኝ ብዬ እላለሁና። እኔ በጣም እኔ ለውጥ እፈልጋለሁ እና ግን እስከዛ ድረስ አሁን ያለሁበትን የስራ ሁኔታ በጣም እወደዋለሁ ስራዬን እወደዋለሁ አክብሬ መስራት እፈልጋለሁ። በኔም ቀን ሚበላሽ የሚል ዋጋ የሚያስከፍልም ነገር እንዲገጥመኝ አልፈልግም። እና ስራዬን እወደዋለሁ። እንጀራ እስከሚያበላ ድረስ እንጀራ የሚያበላ ዳቦ የሚሰጠኝ ዳቦ የሚያበላ። ስራን መጥላት አይቻልምና እኔ ስራዬን አሁን ባለሁበት ሁኔታ። አለመውደድ አልችልም እወዳለሁ

በእጅ መሸመም ታውቃለህ እንዴ መሸመን በነገራችን ላይ ሀገራችን ላይ እስካለን ድረስ ሲቲኛውም ሰው መሸመን አለበት እና እኔ ከሸማነ የሸማኔ ልጆች ከሚባሉት መካከል አንዷ ነኝ እና መሸመን አውቃለሁ በደንብ እሸመናለሁ። የተለያዩ አለባሶችን በሽመና አወጣለሁና አዎ በእጅ መሸመን አውቃለሁ ይችልበታል።

ማሰላሰል በነገራችን ላይ የሰው ልጅ እንስሳ እንስሳ ለመሆኑ የሚገለጽበት አንዱ መንገድ ማሰላሰል መቻሉ ብዬ አምናለሁ። እና አለማሰላሰል ከባድ ጉዳይ ይመስለኛል። በተለይ የሰው ልጅ ሆኖ ሰው ሆኖ ማለት ነው እና ማሰላሰል በጣም ጠቃሚ ነው አስፈላጊ ነገር ነው። እንዲያሰላስል አበረታታለሁ የሰው ልጅ እና ማሰላሰል ቆንጆ ነገር ነው። አሰላስሉ እላለሁና ማሰላሰል ያሉበትን ሁኔታ መረዳት ከራስ ጋር ማሳለፍ ማሰላሰል አስፈላጊ ነውና። ማሰላሰል በየጊዜው ከሚያብሰለስሉ ነገሮችን ወደኋላ እያሰቡ ከሚገነዘቡና ከሚረዱ ሰዎች መካከል አንዷ ነኝና። እኔ ማሰላሰል አደርጋለሁ በየጊዜው ቢቻል በየቀኑ ማድረግ ጠቃሚ ነው። የሰው ልጅ ያለበትን ሁኔታ እንዲረዳ ያለውን ነገር እሱ ዙሪያውን እንዲገነዘብ ያደርገዋልና። ማሰላሰል አደርጋለሁ ማሰላሰል እወዳለሁ። ማሰላሰል የግድ ነውና ማሰላሰል አደርጋ

ፎቶ ማንሳት ትወዳለህ ለሚለው ጥያቄ? ፎቶ ማንሳት ላይ ፎቶ ለመልካም ነገርም ይነሳል ለበጎ ነገር ለመልካም ላልሆነ ነገርም ከሚነሱ ነገሮች መካከል ፎቶ አንዱ ነው። ፎቶ በተለያየ ጊዜ ሰዎች ያነሳሉ ደስታ በሚሆንበት ጊዜ ያነሳሉ በሀዘን ጊዜ ያነሳሉ ሰው ላይ ለማላገጥ ለመሳቅ ያነሳሉ። በርካታ ጊዜ ሰው ፎቶዎችን ሊያነሳ ይችላል። ነገር ግን ፎቶ ማንሳት ትወዳለህ ወይ ለሚለው ጥያቄ? ፎቶ ማንሳት እኔ በጣም ፎቶ መነሳት ከማይወዱ ሰዎች መካከል ይገኛሉ በጣም ወሳኝ እና አስፈላጊ በሆነ ሰዓት ብቻ ከሚነሱት ሰዎች መካከል አንዷ ነኝ። እና እኔ ፎቶ ማንሳት ያን ያክል ፍላጎት የለኝም። ፎቶ የማንሳት ፍላጎቴ በጣም አነስተኛ ነው። እና ፎቶ ማንሳት ያን ያክል አይደለሁም በጣም አልወድም ብዬ አረግጥም ግን ያው ብዙም ፍላጎት የለኝም። ያው ከተጠየቀ ግን ማሳት ትወዳለህ ከሚለው ግን የትኛው ምረጪ ከተባለ ግን ያው ወደ ማይወዱት አመዝናለሁ ማለት ነው። እና ፎቶ ማንሳት ትወዳለህ ለሚለው አልወድም

የምትወደው ከተማ ለሚለው ጥያቄ በርካታ አይነት ከተማዎች አሉ። ደስ የሚሉ ፍላጎት ያሉ ከተማዎች አሉ እና ከተማዎች በጣም የምወዳቸው አሉ። ከተማ የምንለው በነገራችን ላይ እንደ አዲስ አበባ የገጠር ከተማ ነው ወይስ ከተማ መሃል ከተማ መሃል ላይ የሚገኝ? ለምሳሌ ርዕሰ መዲናዋ ልትሆን ትችላለች እና ሌላም ሌላም እና በጣም በርካታ አይነት ከተሞች አሉ። እኔ በስፋት የማመዝነው ከተማ ወዴት ነው ብትሉኝ እኔ የምወደው ከተማ ለኑሮ ምቹ የሆነ መሰረታዊ ነገሩ መሰረታዊ ነገሮች የተሟሉበት ለምሳሌ መጓጓዣ መንገድ መዝናኛ ቦታዎች የተሟሉበት ከተማ በጣም ደስ ይለኛል ወደ እነዛ አመዝናለሁ እና የምወደው ከተማ መሃል ከተማ ለምሳሌ አዲስ አበባ ይመቸኛል፤ አርባ ምንጭ አመዝናለሁ ያው ወደ ራሴ ሀገር አዋሳ እነዚህ ከምወዳቸው ከተሞች መካከል የሚነሱ ናቸው። ሌሎቹ ግን ትንሽ የሰላም ሁኔታ ስላለ ወደ እነዛ ብዙም የማመዘን ነገር የለኝም። ዞሮ አዲስ አበባና አርባ ምንጭ

በነገራችን ላይ ስለ ቤት ጣሪያ ስናወራ እንደኛ ሀገር በርካታ አይነት ጣራዎች አሉ። ለምሳሌ በመንገድ ዳር እሚሰሩ ቀለል ቤቶች ሸራ ነው ጣራቸው ግድግዳቸውም ጣራቸውም ሸራ የሆነ ይኖራል። ወይም ከፕላስቲክ የተሰሩ ፕላስቲክ የሆኑ ጣራዎች ይኖራሉ። ሌላው ከሸራ ሸራ ከሸራ ላስቲክ ማለት ነው። ሌላው ሁለተኛው ደግሞ ከሳር የሳር ክዳን ጣሪያ ያላቸው አሉ። ከዛ ባሻገር ቆርቆሮ ደግሞ በርካታ አይነት የቆርቆሮ ክዳኖች አሉ የጣራ ቤት ክዳኖች ማለት ነው ጣሪያዎች አሉ። የቤት ክዳኖች በርካታ በተለይ አሁን ደግሞ ከዛ ባሻገር ደግሞ በሲሚንቶ በብሎኬት ደግሞ የሚከደኑ ቤቶች ውስጥ የቤት ጣሪያዎች ለምሳሌ ደረፍ ፎቅ ከሆነ አንደኛ ሁለተኛ ሶሰኛ እያልን ምንወጣ ከሆነ እነዛ ለምሳሌ መሃል ላይ ያለው ከሆንኩ ክዳን አይኖረኝም። የአንደኛው ቤት መጨረሻ የአንዱ ቤት የፎቁ እንትን እሱ የተሞላው እንትን እሱ እንደ ጣራ ይባላል። ያው የተሞላው በአርማታ የተሞላው ማለት ነው። ስለዚህ የኔ ቤት ጣራ ክዳን ከእነዚህ ውስጥ ወደ አንዱ ይመደባል። የኔ ባለቅጠል ጣራ ነው ጣራው ባለቅጠል ቆርቆሮ ነው። እዛ ላይ ይመደባል እዛ ላይ ከሚመደቡት ውስጥ አንዱ ነው። እና ጣሪያው ደግሞ ምንድን ነው? የቆርቆሮ ባለ ቅጠል ነው ማለት ነው። ቆርቆሮ ሆኖ ባለ ቅጠል አስራ አራት ጌጅ ይባላል። በነገራችን ላይ እኛ ጋ አዲስ አበባ ላይ ባለ ጌጅ ነው ዘጠና ሳንቲም ወርድ ያለው ቁመቱ ደግሞ እንደዛው የሆነ ይረዝማል። እንደ ኖርማል ቆርቆሮ ባለቅጠል ቆርቆሮ ከሚባሉት ውስጥ የሚመደብ ሆኖ ግን አስራ አራት ጌጅ ሚባለው ትልቅ ሚባለው የጣራ ክዳን ቅጠል ነው። ማለት ነው

እሺ ይሄንን ጥያቄ ስንመለከት በብዙ ህዝብ መካከል መሆን ታመቻቸህ ወይም ትመቻቻለህ ለማለት ይመስለኛል በብዙ ህዝብ መካከል መሆን ይመቻል ወይ ትመቻቻለህ ለመሆን ያለ ይመስለኛል? በብዙ ህዝብ መካከል መሆን ደስ የሚል ነገር ነው። ነገር ግን በብዙ ህዝብ መካከል መሆን እኔ ብዙም ነጻነት አይሰጠኝም ደስ አይለኝም። ብዙ ህዝብ ባይኖር ደስ ይለኛል እውነት ለመናገር ያው ነጻነት አይሰማኝም። የሆነ ነገሮችን ለማድረግ ምናምን ወይ በተለይ ሰዎች ካሉ ደግሞ የሚያወራ አይጠፋም ምናምን። ስለዚህ ሰዎች የሚያወሩ ከነው ደግሞ መረበሽ ይኖራል ሀሳብ መሰብሰብ የሚባለውን ነገር ይጠፋል። ማውራት በመሰረቱ መልካም ነው ከሰዎች ጋር እውቀትን እንድንካፈል እንድንጋራ ያደርገናል ይረዳናል ያግዘናል። ነገር ግን ቢሆንም በርካታ የሆኑ ሰዎች መካከል መገኘት ሁኔታው ይወስናል። ቤተክርስቲያን ላይ ከሆነ ችግር የለብኝም ደስ ይለኛል። ትራንስፖርት ቦታ ላይ ከሆነም ችግር የለብኝም። ከዛ ባሻገር ግን ስራ ቦታ ላይ ሲሆን በጣም የሚጨንቅ ነገር ነው ደስ ኣይለኝም። በስራ ቦታ ላይ በጣም ብዙ ሰው ካለ ደስ ይጨንቀኛል እና ከዛ ባሻገር ሌላው ምንም አይልም ይመቸኛል

ያው ወደ ሱቅ ከመሄድ በፊት ዝርዝር ተጽፏል የሚለው ጥያቄ ደስ የሚል ጥያቄ ነው። ወደ ሱቅ ከመሄዴ በፊት ያው በርከት ያለ እቃ ቢሆንም ባይሆንም የመርሳት ነገር የለብኝም። ያው ሴቶች ብዙ ጊዜ የሱቅ እቃ ስለምንገዛ ያን ያክል ችግር አለብን ብዬ አላምንምና። እኔ ወደ ሱቅ በምሄድበት ጊዜ ዝርዝር መጻፍ ደስ አይለኝም። ያው አይረሳም ያው ሴቶች ስንሆን ደግሞ በየጊዜው የምናደርገው የምንተገብረው ስለሆነ ምክንያቱም አስቤዛ ይገዛል ይሸመታል በየጊዜው ተግባራትን እናከናውናለን የጎደለ የሞላ እናውቃለን። ቤታችን ላይ ምን እንዳለ ምን እንደሌለ እንረዳለን ሁሌም ጓዳችን የኛ ስለሆነ ብዬ አስባለሁ። ስለዚህ በተቻለ መጠን ምን አደርጋለሁ የጎደለውን የሞላውን ስለማውቀው ያን ያክል አልቸገርምና። ወደ ሱቅ ከመሄድ በፊት ዝርዝር አልጽፍም። ነገር ግን አስባለሁ ቤት ሂሳብ እሰራለሁ ያለኝን ገንዘብና የጎደለኝን ለማመጣጠን እሞክራለሁ። ከዛ በኋላ ግን በምሄድበት ጊዜ ግን ሳልይዝ ነው የምሄደው ምን እንደምገዛ አስቤ ሰርቼ ጨርሼ ስለሚሄድ ያናክል አልቸገርም

ይጠቅማል እንዴ ጠዋት በስራ ምን ታደርጋለህ? ጠዋት በስራ ምን ታደርጋለህ እንዴ? ጠዋት በተግባር ዘንድ ሁኔታ ስንመለከት ጠዋት ጠዋት በጣም የጠዋት ሰው ነኝ ከሚባሉት ሰዎች መካከል ምመደብ ነኝ ማለዳ ነው የምነሳው። ማለዳ ከተነሳው በኋላ ግን ያው ሴቶች ስንሆን ሰዎችን መሸኘት አለ ወደ ስራ የሚሄዱ ሰዎችን አስቀድሞ መሸኘት አለ ምግብ ነው የማበስለው ምግብ አበስላለሁ። ምግብ ካበሰልኩ በኋላ ቀን ለማከናወነው ተግባር የሚያስፈልጉ ቅድመ ሁኔታዎችን ራሴን አዘጋጃለሁ። በሁሉም ነገር ለምሳሌ ንጽህና መጀመሪያ ጠዋት እንደተነሳ ወደ ንጽህና ንጽህናዬን ያው ንጽህና ስሚቀድም ጥርና ጋር ከዛ በኋላ ምግብ ማብሰል እንደዛ እዘጋጃጃለሁ ልብሴን እለባበሳለሁ እሄዳለሁ። በስራ ቦታዬ ግን ከሆነ ጠዋት ላይ ብዙ ጊዜ ስራዬን በስነ ስርዓት የምሰራበት ጊዜ ነው ከሰአት ላይ ብዙም ያው እንትን ያው ያን ያክል ጫና አይበዛብኝም። ስራየ የከሳት ሰው አይደለምና ጠዋት በተቻለ መጠን ስራዬን በደንብ ለመስራት የተቻለኝን ነገር ሁሉ በማድረግ ስራዬን በንቃት ለመስራት ራሴን ለማዘጋጀት እሞክራለሁ እጥራለሁ እንደዚህ አይነት ሰው ነኝና። ጠዋት በስራ ምን ታደርገልህ ለሚለው? ቅድመ ሁኔታዎችን ለስራ የሚያበጁ ቅድመ ሁኔታችን በማዘጋጀት ስራዬን በንቃት በመስራት ተግባር ላይ በጣም አተኩራለሁ ማለት ነው

ወደ ስራ ኖት ትሄዳለህ? ወደ ስራ በጠዋት ለማለት ነው በጠዋት አይደል? ወደ ስራ ንወት ትሄዳለህ? እንዴ ወደ ስራ በሰአታችን መሄድ አለብን ብዬ አምናለሁ የግዴታ ነው እና ይሄ ምንም ጥያቄ ውስጥ የሚያስገባም አይደለም። ስራችንን በአግባቡ ማከናወን አለብን ስናከናውን ደግሞ በጥንቃቄ ልናከናውን ተግባራችንን በስነ ስርዓት ልንሰራ ልንከውን ይገባል ብዬ አምናለሁ እና ወደ ስራ ቦታዬ በሰአት በተለይ በጠዋት መግባት እወዳለሁ ይመስለኛል። ጥያቄ የቃል ግድፈት አለበት ወደ ስራ በእንወት ትሄዳለህ ነው የሚለው እንወት ምን እንደሆነ አልገባኝም። ግን እንወት የሚለው ጠዋት የሚለውን ጠእን ሳይሆን ጠዋት የሚለውን የሚወክል ይመስለኛል እና ያንን ጠዋት በሚለው አስተካክዬ ስመልስ። ስራ በጠዋት ቢሰራ ነው ሞር የተሻለ መልካም የሚሆነው ሰፊውን ሰዓት ነው እኔ ብዙ ስራዎችን ጠዋት ነው የምጨርሰው ከዛ በኋላ ግን ከሰአት ላይ ያናክል ጫና ሳይኖርብኝ መስራትና ማከናወን እመርጣለሁና። ወደ ስራ በጠዋት ነው የምሄደው። ማከናወነውም እንደዛው ሰፊዎችን ስራዎች ጠዋት ነው የምሰራው ከሰአት በኋላ ያን ያክል ያለ ጫና በነጻነት ዘና ብዬ ሳልጨናነቅ መስራትን ነው የምመርጠው ሳልጨናነቅ ማከናወንን መስራትን እመርጣለሁ ወደዛ ነው የማደላው። እና የጠዋት ሰው ስለሆንኩ እኔ ወደ ስራ በጠዋት እሄዳለሁ ማለት ነው። የጠዋት ሰው ስለሆንኩ በጠዋት እሄዳለሁ ምንም አይነት ጉዳይ ከሌለ

አይስሪም ትወዳለህ? ለሚለው አይስክሬም ጣፋጭ ነገር ከሚባሉት ውስጥ የሚመደብ ነው። ጣፋጭ ናቸው ብለን ከምንላቸው ውስጥ ነው። እና አይስክሬም በጣም ጣፋጭ ነው። በጣም ጣፋጭ እና ስለ አይስክሬም ያን ያክል በጣም ሰፊ እውቀት የለኝም። ግን ጣፋጭ መሆኑን አውቃለሁና በጣም በጣም የሳሳ ነገር ነው። እንደ ፍራፈሬ ጭማቂ ያለው ይመስለኛል። እና አይስክሬም እና እኔ አይስክሬም አልወድም ጣፋጭ ነገር አልወድም። በጣም ጣፋጭ በጣም በጣም የጣፈጠ ነገር በተለይ እንደዚህ የሚላስ ምናምን ነገር ደስ አይለኝም። ህፃን የሆንኩ ነው የሚመስለኝ እና አይስክሬም አልወድም

ወደ ስራ ምን ልብስ ትለብሳለሁ የሚለው? በአጋጣሚ ሆኖ እኔ የምሰራው ስራ ብዙ ከህዝብ ጋር የሚያነካካኝ ነው በቀጥታ ከህዝብ ጋር የሚያነካካኝ ስለሆነ ስራ ነው የምሰራው። እና ስለ ልብስ ደግሞ ከተነሳ ምን ልብስ ትለብሳለህ የሚለው የሰው ልጅ መልበስ አለበት ብዬ የማምነው እኔ አግባቡ በተገቢው መንገድ መልበስ አለበት ብዬ አምናለሁ። ንጹህ የሆነ መልበስ አለበት ከዛ ባሻገር ደግሞ የልብስን ትርጉም ሳያጣ መልበስ አለበት ብዬ አምናለሁ። ሰውነቱን የሚሸፍን መሆን አለበት ብዬ እላለሁ እና። እኔ ምን አይነት ልብስ ነው የምለብሰው መደበኛ አይነት ልብስ ነው የምለብሰው እና ንጹህ የሆነ ልብስ ነው። በስራ ቦታዬ ላይ የምለብሰው ወደ ስራ ቦታዬ በሚሄድበት ሰዓት ንጹህ የሆነ እና መደበኛ የሆነ አለባበስ ነው የምለብሰው በጣም ጫፍ የወጣ ዝንጥ ያለ ልብስም አለብስም በጣም ደግሞ የወደቀም ልብስ አለብስም በቃ መደበኛ። የሚመጣው ሊስተናገድ የሚመጣው ሰው እንዳይደነግጥ ምን ይነካን እንትን እንዳይል እንደዛም በጣም የወደቀም በጣም የተገነነ መሆን የለበትም። ብዬ እላለሁና እኔም የምለብሰው ልብስ መደበኛ የሆነ አለባበስ ከሚለብሱት መካከል ነኝና። መደበኛ የሆነ አለባበስ ነው የምለብሰው ወደ ስራ በሚሄድበት ወቅት በሚሄድበት ጊዜ የምለብሰው መደበኛ የሆነ አለባበስ ሰውነትን የሚሸፍን በጣም ጫፍ ያልወጣ ያልገነነ ልብስ ነው የምለብሰው። ይህ ደግሞ በሰዎች ዘንድ በቃ መደበኛ የሆነ ሰው ሀሳባቸውንም በሚነግሩኝ ሰዓት ሳይሳቀቁ እንዲነግሩኝ ያደርጋቸዋልና መደበኛ ይሆናል ወይ እለብሳለሁ። አንድ

ስሜትህን በፊትህ ላይ ታሳያለህ ስንል መጀመሪያ እዚህ ጋር ሁለት ነገሮችን ይጠይቃል። አንዱ ምንድነው ስለ ስሜት ይጠይቃል። ሁለተኛው ደግሞ ፊትስ ስለ ፊት። የኔ ፊት በመጀመሪያ ደረጃ። ስሜት ስለ ስሜት ስናነሳ የስሜት አይነቶች ደስታ አለ። አዘን አለ ለቅሶው አለ መከፋት አለ ንዴት አለ እነዚህ ስሜት አይነቶች ናቸው። እነዚህ ስሜቶች በፊትህ ላይ ይታያሉ ወይ? ለሚለው ጥያቄ ደግሞ እኔ ፊቴ ምንም አይነት የስሜት እንትን ቢኖር በቃ ማስተካከል ያልቻልኩት ነገር ይሄ ነው ያስታውቃል። ከፍቶኝም ከሆነ ያስታውቃል ደስተኛም ከሆንኩ ያስታውቃል አልቅሼም በጣም ያዘንኩበት ጉዳይ ካለም ያስታውቃል። በቃ ይለያል በቀላሉ ይለያልና። ፊቴ በቀላሉ ነው የሚለየው ያ እንዳይሆን የተቻለኝን ነገር አድርጋለሁ ግን። ይለያልና ስሜትህን በፊትህ ላይ ታሳያለህ የሚለው አዎ። መደበቅ አልችልም ስሜቴ በፊቴ ላይ የኔ ፊት ላይ ይነበባል ይታያል።

ምን አይነት ሙዚቃ ትወዳለህ? ለሚለው ጥያቄ ሙዚቃ ስንል በርካታ አይነት ሙዚቃ አሉ በተለይ በሳይንሱ የሚያስቀምጣቸው የሙዚቃ አዋቂዎች የሚያስቀምጧቸው የሙዚቃ አይነቶች አሉ። እኔ ግን እንደ አጠቃላይ ሙዚቃን ሁለት ቦታ እከፍለዋለሁ። መንፈሳዊና አለማዊ ብዬ እና ሙዚቃ ሁለት አይነት ነው። ብዬ እላለሁ ማለት እንደ አጠቃላይ ነው የማነሳው ይሄ ሳይንሱን ቀርቶ ማለት ነው እና ነውና ሀሳቦቻቸውን ሰዎችን የሚገልጹበት ደስታቸውን የሚገልጹበት ማዘናቸውን የሚያሳዩበት ነውና። ሙዚቃ ሙዚቃ ለሰው ልጅ አስፈላጊ ነው ሀሳቡን እንዲገልጽ ይረደዋል እንዲያግዘዋል በውስጡ ያለውን ሀሳብ እንዲገልጽ በጣም በብዙ ይረዳዋል። እና እኔ ምን አይነት ሙዚቃ እወዳለሁ መሰለህ? መንፈሳዊ የሆኑ ሙዚቃዎችና ለስለስ ያሉ መንፈሳዊም ሆኖ ደግሞ ለስለስ ያሉ የሙዚቃ ግሩፓቸው ወይም የሙዚቃ ምድባቸው መንፈሳዊ ሆነው ለስለስ ያሉ በቃ ከውስጣችን እንድናዳምጥ የሚያደርጉ ለስለስ ያሉ ነገሮችን የደስ ደስ ያሉ ሙዚቃዎችን ነው የምወደው። ይበልጥ ውስጤን እንዳዳምጥ ስለሚረዱኝ ስለሚያግዙኝ ወደ እነሱ አደላለሁና መንፈሳዊ የሆኑ ሙዚቃዎችን እወዳለሁ። አደም

ቀዝቃዛ የአየር ሁኔታ ትወዳለህ? በመሰረቱ እኔ አሁን ያለሁበት አካባቢ የአየር ሁኔታው ቀዝቃዛ ከሚባል ምድብ ውስጥ የሚመደብ ነው የሚካተት ነው እና የአየር ንብረቱ ቀዝቃዛ የሚባል ነው። እና ይህ የአየር ሁኔታ ከፍተኛ ቦታ ላይ ስላለ እኔ የምኖርበት አካባቢ ቀዝቃዛ ነው። የአየር ሁኔታው ያው የቦታው ራሱ ከፍተኛ ቦታ ላይ ካለ የአየር ሁኔታ ይቀዘቅዛል ይላል ሳይንሱ ሳይንሱ የሚለን እውነተኛውም ነገር የሚታየውም ነፀብራቁም ያን ያመላክታልና። ቀዝቃዛ የሆነ የአየር ንብረት እኔ አልወድም ባይቀዘቅዝ እመርጣለሁ። ያው ለብዙ ነገር ያጋልጣል ብዬ አምናለሁ። ከቅዝቃዜ ልክ ሞቃት የሆነ በጣም የማያቃጥል ግን ሞቃት የሆነ የአየር ንብረት ወይም የአየር ሁኔታ ይመቸኛል ያንን እወዳለሁ ማለት ነው። ስለዚህ ቀዝቃዛ የሆነ የአየር ሁኔታ አልወደውም

የቤት እንስሳ አለህ ለሚለው? በነገራችን ላይ በተለይ ከተማ ላይ ሰለምንኖር የቤት እንስሳ እንደዋነኛ ነገር ነው የሚታየው እንደ ውሻ ድመት ዶሮ ያሉት ነገሮች እነዚህ የቤት እንስሳት የምንላቸው ውስጥ የሚመደቡ በብዛት ቤት ውስጥ የሚገኙ ናቸው ቤት ውስጥ የሚገኙ ናቸው። በሬ ላምን በግን ፍየልን በቅሎ ፈረስን ይጨምራል። አሁን ካልኳቸው ከሶስቱ ውጪ ውሻን ጨምሮ እነዚህን ሁሉ ይጨምራል ያካትታል ማለት እና። እኔ የቤት እንስሳ አለህ ለሚለው ጥያቄ እኔ የቤት እንስሳ የለኝም ማለት ነው

ስራህ አድካሚ ነው የሚለው ጥያቄ ስመልስ። የኔ ስራ አድካሚ ከሚባሉ የስራ መደቦች መካከል በጉልበትህ አድካሚ የሚባል አይደለም ነገር ግን ስራው በጣም አድካሚ ነው። ያለ ማቋረጥ ባለ ጉዳይ የሚመጣበት ያለ ማቋረጥ ሮሮ የሚሰማበት ነው። እና የኔ ስራ አድካሚ ከሚባሉት ውስጥ የሚመደብ ነው በጣም ሰፊ የሆነ ጊዜ የሚፈልግ ድካም ያለው ነው። ድካም በጣም ሰፊ የሆነ ድካም እንደዚህ ነው ብቻ ብለን የማናስቀምጠው ሰፊ ድካም ኣለበት። እና ስራዬ የኔ ስራ ያው ስራ ነውና እንጀራ ነውና ይሰራል እንጂ። የኔ ስራ አድካሚ ከምንላቸው የእንትኖች አንዱ ነው አንዱ ነው ማለት ነው። እና አድካሚ

የስልኬን ካሜራ ብዙ ጊዜ እኔ አልጠቀምም የስልኬን ካሜራ ካሜራ ብዙም ሚወዱ ሰዎች መካከል አልገኝም እና የስልኬን ካሜራ በብዛት የምጠቀም ፍላጎት ኖሮኝ አያቅም አላስተውለውምምና። የስልኬን ካሜራ ምናልባት አንዳንድ ማስታወሻ የሆኑ ቦታዎችን ለማንሳት ምናምን ነው እንጂ ብዙ ጊዜ የስልኬን ካሜራ አልጠቀምም። አልጠቀምም

ማታ ከስራ በኋላ ምን ታደርጋለህ ለሚለው ጥያቄ? ሴት ልጅ መቼ እረፍት ኖሯት ያውቃል በተለይ እንደኛ አካባቢ። ሴት ልጅ የተቋም ስራ የምትሰራው እንዳለ የሽቅላ ስራ የምትሰራው እንዳለ ሆኖ ከዛ ባሻገር ቤቷ ስትመጣ የቤቷ ሀላፊነት ደግሞ ይጠብቃታል። በቤቷ ውስጥ የምታከናውናቸው የምትተገብራቸው ተግባራት አሉ። ሰፊውንም ዝርዝር ተግባራት እነሱን ለማከናወን ደግሞ ደፋ ቀና ትላለች ማለት ነው። ለማከናወን ጎንበስ ቀና ደፋ ቀና ትላለች የግድ ስለሆነ ማለት ነው። እንደዛም መሆን አለበት። ስለዚህ ማታ ከስራ በኋላ ምን ታደርጋለህ ለሚለው የቤት ውስጥ ስራዎችን። አከናውናለሁ በርካታ የሆኑ የቤት ስራዎች ምግብ ማብሰል ሊሆን ይችላል። ቤት ማስተካከል ሊሆን ይችላል ከዛ ባሻገር የእጅ ስራዎች ሊሆን ይችላል። የእጅ ስራዎችን መጽሐፍ ማንበብ ሊሆን በጣም በርካታ ሰፊ የሆኑ ስራዎችን ከስራ በኋላ አከናውናለሁ። የቤት ውስጥ ስራዎች ሊሆን ይችላል ብያለሁ። ከዛም ባሻገር ደግሞ ማንበብ ራስን በራስ ላይ መስራት እነዚህን ነገሮች አከናውናለሁ ማለት ነው። እና ማታ ከስራ በኋላ እነዚህን ነገሮች በማከናወን ከራሴ ጋር በመሆን የተለያዩ ተግባራት የቤት ውስጥ ተግባራዊ ምግብ ማብሰል ሊሆን ይችላል። መጽሐፍ ማንበብ ሊሆን ይችላል ማህበራዊ ህይወትን በተመለከተ የሚከናወኑ በርካታ ተግባራት የሚከናወኑት መቼ ነው? ከስራ በኋላ ነው ማለት ነው። ስለዚህ በርካታ ስራዎችን ከስራ በኋላ

በነገራችን ላይ ሻማ ማብራት ትወዳለህ? ለሚለው ባንወድ ራሱ ሻማ ማብራት ግዴታ ነው እኛ ጋር በተለይ በብዛት ብዙ ጊዜ መብራት ይሄዳል መብራት ለመሄድ ደግሞ ትንሽ ምክንያት ነው የሚፈልገው ንፋስ፣ ዝናብ ምናምን እየተባለ በተለያየ ምክንያት መብራት ይሄዳል። በተለይ የሆነ ሰዓት ላይ ደግሞ ለጥገና እየተባለ በፈረቃ ነው የሚሄደው እና በዛ ሰዓት ሰው ሶላር ራሱ መጠቀም አይችልም የፀሀይን ሀይል ከፀሀይ ሀይል የሚያገኘውን ብርሃን መጠቀም ያው እቃው ያለው ነው የሚችለው እቃው የሌለው ግን ያለው አማራጭ ሻማ መጥ መጠቀም ነው። ሻባ ደግሞ ለምንና እንዴት እንጠቀማለን በምን ሁኔታ እንጠቀማለን የሚለው ሀዘን ሲሆን ሻማ እንጠቀማለን፣ ከዛ ሲሆን ማህበራዊ ማህበራዊ ለምሳሌ ማህበር ሲሆን መንፈሳዊ ነገሮችን በምናከናውንበት ጊዜ በቤታችን ውስጥ ሻማ እናበራለን። ከዛ ባሻገር ግን መብራት ከሄደ በጣም ሻማ ይበራል እንዲሁም ደግሞ ሻማ የምናበራው መቼ ነው ጥ ቆንጆ የሆነ ከባለቤታችን ጋር ቆንጆ የሆነ የፍቅር ጊዜ ለማሳለፍ ሻማ ይበራል። እና እኔ ሻማ ማብራት እወዳለሁ ለሚባለው እከፍለዋለሁ መብራት ሲሄድ የማበራውን ሻማ አልወደውም ነገር ግን ከፍቅረኛዬ ጋር የማሳልፈውን የሻማ ማብራት ግን በጣም ወድጄውና ፈልጌው የማከናውነው ተግባር ስለሆነ ወይ ከባለቤቴ ጋር የማደርገዉን የሻማ ማብራት ፈለጌውና ወድጄው ስለሆነ የማደርገው ያንን ጊዜ በጣም እናፍቀዋለሁ፣ እወደዋለሁ ደስ ይለኛል ማለት ነው።

ስለ ቤተሰብህ ንገረኝ ላልከው ጥያቄ? ስለ ቤተሰብ በርካታ ነገር ሊነገር ይችላል። ለምሳሌ እኔ ስለቤተሰቤ በምነግርህ ሰዓት በጣም ደስተኛ ሆኜ ነው የምናገረው ስለቤተሰቤ በነገራችን ላይ። እና ቤተሰብ ደግሞ ለኔ በጣም ትልቅ ትርጉም ያለው ነገር ነው ከምንም ነገር በላይ አስቀድሜ ከፈጣሪ በታች ቤተሰቤን በጣም ነው የምወደው። ለቤተሰቤ የምችለውን ነገር ዋጋ በመክፈል ለቤተሰብ ያለኝ ፍቅርና ክብር ደግሞ በዛ አሳያለሁ ማለት ነው። እና ቤተሰቤን በጣም እወዳለሁ። እና ስለ ቤተሰብ ሳነሳ እኔ አንድ ወንድም አንድ እህትና እናት አሉኝ አባቴ በቅርብ ነው እንትን ያለውና እና እኚህ ናቸው ቤተሰቦቼ በጣም እወዳቸዋለሁ። ቤተሰቦቼ ያው በነጻነት ስላሳደጉኝም ሀሳብ እየገለጽኩኝ እንድ ሀሳባችን እንደሸፍን ሳይሆን ሀሳባችንን እንድንገልጽ እየተደረገ ነው ያደግነው። እና ስለቤተሰብ የምነግርህ ይሄንን ነው። አንድ እናት አንድ ወንድምና አንድ እህት አለኝ ከዛ ባሻገር እናቴ አለች ማለት ነው እና በንጻነት ያሳደጉን።

አይይ ይሄን ጥያቄ ለመመለስ የሞባይል ዳታ ትጠቀማለህ ለሚለው እንደኛ አካባቢ እንደኛ ሀገር የሞባይል ዳታ አለመጠቀም አልቻለም አልጠቀምም ማለትም አንችልም። ምክንያቱም በርካታ ተግባራትን የምናከናውነው እኔ የማከናውነው በሞባይል ስለሆነ በሞባይል ስለሆነ እና ዳታ መጠቀምን የግድ ነው። ዳታ አልጠቀምም ካልኩ ደግሞ። ያው ቀጥተኛ የሆነውን ከኢትዮ ቴሌም ጋር ቀጥተኛ እንትን የሆነውን የራውተር የዋይፋ በአማርኛ። በአማርኛ ያለ ያለ እንትን ያለ ገደብ ልጠቀም የምችልበትን። እሱም ዋይፋ ይባላል በአማርኛ ስሙን አላወቅኩትም። ስም የመጣለትም አይመስለኝም በይነ መረብ የምጠቀምበት እሱ ነው። እና የሞባይል ዳታ። ካልቸፈተጠቀምኩም በምን አከናውናለሁ አሁን እንኳን ይሄን እየሰራሁ በዳታና እየተጠቀምኩ ያለሁት የተሻለ ገንዘብ አግኝበታለሁ ብዬ ማለት ነው። እና አዎ የሞባይል ዳታ በደንብ ነው የምጠቀመው በደንብ።

ፍየል አይተህ ታውቃለህ ለሚለው ጥያቄ ፍየል ማያይ ሰው አለ ብዬ አላምንም እና ፍየል በስፋት ይታያል እኛ አካባቢ አለ ፍየል ፍየል በደንብ እናያለን በዙሪያችን ስላለ ማለት ነው። እና ፍየል ሴትም ወንድም ፍየል አለ አካባቢያችን ምንም እንኳን ከፍተኛ ቦታ ላይ ቢሆንም ቆላ አካባቢ ባይሆንም ግን በርካታ የእንስሳት አይነቶች አሉ ከነዛ ውስጥ ፍየል አንዷ ናት። እንደውም ከነልጆቿ ያለች ፍየል እንዴ በየቀኑ ነው። ፍየል የምናየው የምንመለከተው አሉ ምክንያቱም ኢትዮጵያ ሀገሬ ለምለም ሀገር ናት። ለምለም የሆነች ሀገር ናት ለምለም ብቻ አይደለም በርካታ እንስሳት መገኛ ናት። እና እኔም ካሉኝ ነገሮች መካከል ከምመልከታቸው ነገሮች መካከል ካለት ውስጥ አንዱ ፍየል ነው እና ፍየልን በደንብ እንደውም ዛሬም አይቻለሁ። ፍየልን ዛሬ ራሱ በመንገዴ ላይ በምንመጣበት ብርሳት ፍየልን ቅድም አይቻታለሁ እና ፍየል አይተህ ታውቃለህ የሚለው ጥያቄ? አዎ በደንብ ነው። አይቼ የማውቀው በተለይ በዓላት ሲሆን ይወደዳሉ ይጠፋሉ ፍየሎች እና ፍየል አይተህ ታውቃለህ? ለሚለው ጥያቄ አዎ ፍየል አይቼው አውቃለሁ።

ስሰጥ ምንድነው? ልል የምችለው ከቤቴ ስራዬ በትንሹ አስራ አምስት ኪሎ እስከ አስራ አምስት ኪሎ ይርቃል ብዬ አስባለሁ ያው ሰፊ ልዩነት አለ። ያው በኪሎሜትር ብዬ ስለማናስቀምጥ ነው እንጂ ይኖረዋል አሁን ያክል ኪሎ ሜትር። ርቀት ነገር ግን እኔ እንደኔ እንደኔ ስል ስራ ቦታዬ ከ ቤቴ ከአሥራ አምስት ደቂቃ ከአሥራ አምስት ኪሎሜትር ያላነሰ ርቀት አለው ርቀት አለው። ያው ይሄ ደግሞ ስራዬን እንዳልሰራ ምንም አልከለከለኝም እሰራለሁ። ነገር ግን ከቤቴ ስራ ቦታዬ ቀኔ

ከመስኮት ጎን መቀመጥ ትወዳለህ የሚል የጥያቄ ይመስለኛል ትራንስፖርት ላይ የምንቀሳቀስ ይቅርታ የብዙሃን መንገድ ትራንስፖርት አገልግሎት ላይ በምንሆንበት ጊዜ እንደውም መስኮት ይከፈታል መስኮት ጋር ደግሞ መቀመጥ ቆንጆ ነገር ነው ወሳኝ ነው። ምክንያቱም ቢያመን ከዛ ባሻገር ነፋስ እንዲመታን ብንፈልግ ያስፈልጋል። እና እኔ በመስኮት ጎን መቀመጥ አዎ እወዳለው። ቦታ ምርጫህን እንጂ እኔ መስኮት ጋር መቀመጥ እወዳለሁ እወዳለሁ ማለት ነው

አቧራ ችግር ይፈጥርብሃል የሚለው አቧራ ችግር አይፈጥርም ተብሎ የሚታሰብበት ዘመን ላይ ያለን አይመስለኝም። የሰው ልጅ በዚህ ልክ በጣም ለብዙ ነገር ተገለጽ በሆነበት። ጊዜ አቧራ ችግር ይፈጥርብናል። ተብሎ አይጠየቅም ምክንያቱም አቧራ በርካታ ችግሮችን ሲያስከትል ስላየን አስከትሎም ስላየንና አቧራ ችግር ይፈጥርብኛል እንዳልንቀሳቀስ ያደረገኛል። በተለይ አሁን በዚህ ጊዜ አቧራ በጣም ከተማችን ላይ እየበዛን የመጣውና አቧራ ችግር እንዳይፈጥርብን መጠንቀቅ አለብና። አቧራ ችግር ይፈጥራል ለሚለው አዎ። አቧራ በእኔ ላይ በሁልንተናዬ ላይ ችግር ፈጽሮም ያውቃል ፈጥሮሯልም እና ፈጽሃልሳል ይፈጥራል ማለት ነው። አቧራ ችግር ይፈጥርብኛል።

ምን ያክል ምን ያክል መጽሐፍ ታነባለህ ለሚለው ጥያቄ? መጽሐፍ በብዛት አነባለሁ። በተለይ መንፈሳዊ መጽሐፍ በየቀኑ አነባለሁ የተወሰነ ሰዓት ከአስራ አምስት እስከ ሃያ ደቂቃ ባለው። ለሶስት ከሁለት እስከ ሶስት ተኩል ባለው መጽሐፍ ቅዱሶችን ከተለያየ ቦታ ውስጥ የምናነብበት የምንማርማርበት ጊዜ ስላለን ምን ያህል ጊዜ? መጽሐፍ ታንባለህ ለሚለውበየቀን ከሰላሳ ደቂቃ እስከ አንድ ሰዓት ያክልር በየቀን መጽሐፍ ቅዱስን በዚህ መልኩ ነው የማነበው። እና መጽሐፍ ቅዱስን ምን ያህል ጊዜ ለምን? በየቀኑ አነባለሁ

የምትወደው ሽታ ምንድነው ለሚለው ጥያቄ? ሽታ በርካታ ነው ሽታ አለ የ በሰውነት ላይ የሚቀባ የሽቶ ሽታ ሊሆን ይችላል። በሰውነታችን ላይ የምናስቀምጣቸው የተለያዩ። ሽታን የሚቀይሩ በተለያዩ እቃዎች አሉ መገልገያዎች አሉ ማለት ነው። እና እኔ የምወደው ሽታ ምንድነው ለሚለው ጥያቄ? እኔ የምወደው ሽታ አለ ያ የምወደው ሽታ ደግሞ መልካም ማዕዛ ለስለስ ያለ ሽታ ያለው። እውን ቃና ያለውን አንዱን ከዛን።

በየትኛው ቀን ወደ ገበያ ትሄዳለህ? ለሚለው ጥያቄ ገበያ በማንኛውም ሰዓት ተነስተን ልንሄድ ይችላል አስቤዛ እንዳለቀብን ወዲያው እኔሄዳለን የተለያዩ እቃዎች በቤታችን ውስጥ በሚያልቁበት ሰዓት ያለው አማራጭ። ገበያ መሄድ ስለሆነ ገበያ በስራ ቀን ሊሆን ይችላል እኔ በተመቸኝ ቀን ብቻ በአንዱ ቀን። እሄዳለሁ እሱን አውቃለሁ ወደ ገበያ መሄዴን በዩክቲዩብ መሄድ ላይ የምትቀኝ እቃለሁ። እና እኔ ደግሞ ያስ እኛ ስጨርስ ነው የምሄደው። እና በየትኛው ቀን ወደ ገበያ ትሄዳለህ? ለሚለው ጥያቄ አስቢዛው እንዳለ እወቅብኝ እሄዳለሁ። ከዛ ባሻገር ደግሞ የምሄድበት ግልጽ አይደለም። ግልጽ አይደለም ስለዚህ ቤት አስቤዛ እንዳለቅብኝ በወር አራቴ እሄዳለሁ ማለት ነው።

ስለ ቃል መጠበቅ ስናነሳ ቃል ከመግባት በፊት አስብ ይላል ታላቁ መጽሐፍና ቃል በተለያየ ጊዜ በሀዘን ሆነን በስሜታዊነት በተለያየ ሁኔታ ውስጥ ሆነን ውሳኔን እንወስናለን ከዛ በኋላስ ከወሰን የንን ቃል ካስተላለፍን በኋላ እንብሰለሰለን እንዴት ነው የማደርገው ምናምን የሚለውን ነገር ሌላ ጭንቀት ወደ ራሳችን እንጨምራለን ማለት ነው። እና ቃል ትጠብቃለህ ለሚለው ብሎ አዎ እጠብቃለሁ። መረስ እጠቀማለሁ። በእኛ ሀገር ምን ይባላል ያሉት ከሚጠፋ የወለዱት ይጥፋ ነው የሚባለው። እና ቃሌን አዎ በደንብ እጠብቃለሁ። በደንብ በደንብ በመጠቀም ላይ እገኛለሁም። እና ጠብቃለሁ ብዬ አምናለሁ

የምትወደው ጣፋጭ ምግብ ምንድነው? ለሚለው ጣፋጭ ምግብ ስንል በርካታ አይነት ጣፋጭ ምግብ አለ እነዛ ጣፋጭ ምግቦች ደግሞ ለሰውነታችን ጠቃሚዎች የሆኑም አሉ ጎጅዎችም ይኖራሉ እኔ ጣፋጭነቱ በጣም የበዛ ምግብ አልወድም ግን ሀበሸኝና የጣፈጠ ምግብ እወዳለሁ ከዛ ባሻገር ኖርማል ኬክ መደበኛው ኬክን ይመቸኛል መደበኛው ወይም ደግሞ መደበኛ የሆኑ ዳቦ ቆሎዎች ቆሎዎች እነዚህ ጣፋጭ ናቸው ጣፋጭነታቸው ከፌርኖ ከ በመደበኛው ጊዜ ከምንመገባቸው እነዚህ የጣፋጭ ምጣኔያቸው ከፍ ይላልና እኔ ጣፋጭ የምወደው ጣፋጭ ምንድነው ስል ምንድነው ስል እኔ የምወደው ጣፋጭ አሁን ያልኩት ከላይ የዘረዘረኳቸው ኬክ ሊሆን ይችላል ኩኪስ እነዚህ ጣፋጭ ነገሮች ኬክ ኬክ ብለህ ምንም አይነት ያልሆነ ግን ጣፋጭ ሆነህ እወዳለሁ

በስልክ ገንዘብ ትልካለህ ለሚለው በዚህ ዘመን መቼም በቴክኖሎጂ ዘመን ሰው ይጠቀማል ብዬ ከምላቸው ነገሮች መካከል አንዱ ስልክ ነውና። ከእጅ ንክኪ የጸዳ እንዲሆን ይመክራል ሰው በእጁ ላይ ገንዘብ ይዞ አይንቀሳቀስም ለሌባም ለብዙ ነገር የተጋለጠ ስለሚሆን ለበሽታም ለምንም ለምንም እና። ስለዚህ በተቻለ መጠን ከንክኪ በጸዳ መልኩ እንድንልክ ነው ሚመከረው ሚፈለገውም እንደዛ ነው እና። ስልክ ትልካለህ በስልክ ገንዘብ ትልካለህ ለሚለው ጥያቄ? በደንብ ነው የምልከው ወደ ተለያየ ቦታ ገንዘብ ይላካል ለካርድም ይላካል እንዲሁ የድምጽ አገልግሎትም ይላካል ከዛም ባሻገር ደግሞ ገንዘብ ገንዘብ በስልኬ በደንብ በደንብ እልካለሁ። አዎ በስልኬ እኔ ገንዘብ በደንብ እልካለሁ ማለት ነው

በመንገድ ላይ ምግብ ትገዛለህ? ለሚለው ጥያቄ በመንገድ ላይ ሁኔታው ይወስነዋል ያለሁበት ሁኔታ እኔ መንገድ ላይ ሆኜ ያለሁበት ሁኔታ በጣም እርቦኝ ምግብ የሚያስፈልገኝ፤ እንደዛም ብቻ አይደለም እኔ ገንዘብ የሌለኝ ያለሁበት ሁኔታ ትንሽ ገንዘብ የሌለኝ ሁኔታ ከሆነ በመንገድ ላይ ምግብ መግዛት የግድ ይለኛል እገዛለሁ። ግን ስራዬ ብዬ የመንገድ ላይ ምግብ አማረኝ ብዬ በልግመኝነት ስራ ሳልሰራ ትቼ ግን የመንገድ ላይ ምግብ አላሳድደም፤ አልወድም፤ እመርጣለሁ ነገር ግን በመንገድ ላይ ምግብ ስራዬ ብዬ ሳይሆን ሁኔታው ይወስነዋል። እርቦኝ ከሆነ ምናምን ግን አማራጭ የለኝም ገዝቼ እጠቀማለሁ ያው ሲርበን ብዙ ችግር አለ። ያው መቆም በትክክል አለመሄድም አለ። መቅረትም ስላለ በመንገድ ላይ ያን እንዳይፈጠር በተቸለ መጠን በመንገድ ላይ ምግብ ገዝቼ እጠቀማለሁ ማለት ነው።

በመሬት ላይ መቀመጥ ታመቻቻለህ ለትቀራለች ትጎድላለች። በነገራችን ላይ መቀመጥ ስንል በርካታ አይነት መቀመጫዎች አሉ የደረጃ መቀመጫዎች አሉ መሬት ላይ። በርካታ አይነት መቀመጫዎች አሉ በተለይ አሁን በመንገድ ዳር ልማት ምክንያት በጣም ከተማችን በብዛት ሙሉ በሙሉ መቀመጫ እየተሰራላት ይገኛል። በዚህ አጋጣሚ እንኳን ደስ አለሽ እንድትሉኝ እፈልጋለሁ። እና መሬት ላይ መቀመጥ ታመቻቻለህ ለሚለው ሁኔታው ይወስነዋል ከዛው ጋር እያወራው ካፌ ካልገባው። ነገር ግን አዎ መሬት ላይ ለመቀመጥ እመቻቻለሁ። ቤቴ ውስጥ ተመቻችቼ ለመቀመጥ እረፍት ለማድረግ እመቻቻለሁ። እና መሬት ላይ ለመቀመጥ ታመቻቻለህ ወይ? ለሚለው ጥያቄ እኔ በደንብ አድርጌ መሬት ላይ ለመቀመጥ አመቻቻለሁ በደንብ ነው የማመቻቸው ማለት ነው

ስለ ሙቀት ካነሳን የሙቀት መጠናችን መካከለኛና ለሰውነት ተስማሚ የሆነ መሆን አለበት ብዬ እላለሁ። እና እኔ የሙቀት መጠን ከፍ ሲል በጣም ነው የምፈራው ከፍ ሲል መካከለኛ መሆን አለበት ምቹ የሆነ መሆን አለበት እላለሁ። ክፍ ሲል በሽታ ምንም ስለሚያመጣ ማለት ነው። መቼም ሰው ከብዙ ነገር አንፃር ያው ለጤናው ጥንቃቄ ያደርጋል አንዱም ሙቀት ነው የሙቀት መጠንን የምርጫ ጉዳይ ማለት ነው እና። እንደኔ በጣም ሙቀት አልወድም ትንሽ ነገር ይበቃኛል ቀዝቃዛም በጣም አልወድም ግን መካከለኛ የሆነ ሙቀትም የለውም። እንዲሁም ደግሞ በጣም ቅዝቃዜም ያልሆነ የሙቀት ደረጃን እመርጣለሁ። ወደዛ አመዝናለሁና የሙቀት መጠን መካከለኛ የሆነ የሙቀት መጠን ነው የምመርጠው ማለት ነው

ዋው ይህንን ጥያቄ ስመልስ በደስታ ነው። ምክንያቱም ምግብ በጣም ለሰው ልጅ ወሳኝ ከሆኑ ነገሮች መካከል አንዱ ነው። በተለይ አትክልት። በእኛ ሀገር ላይ ደግሞ የሚበሉት በተለይ እንደእኛ አካባቢ የምን የምንመገባቸው የአትክልት አይነቶች በርካታ ናቸው። አትክልት አይነቶች በርካታ ናቸው ለምሳሌ እንደ ቆስጣ ሰላጣ ጎመን። ሀለኮ ከሃለኮም ባሻገር ደግሞ ሌሎች ብዙ አይነት ባህላዊ ምግቦች አሉ። ቅጠላ ቅጠሎች የምመገባቸውና እኔ የምወደው። ሰላጣ እወዳለሁ። ሰላጣ በጣም እወዳለሁ። ጥቁር ጎመንም ነጭ ጎመንም አይደብረኝም ደስ ይለኛልና። እኔ አትክልት እወዳለሁ ከአትክልት ደግሞ ሰላጣ ይመቸኛል ሌሎችን አልጠላም። አልጠላም ይሄንን ይሄንን ምግብ አልወድም የምለው የለኝም። ያው የደሃ ልጅ እስከሆንን አንልመርጥም። አልመርጥም እና አልመርጥም ስለዚህ ሰላጣ ግን እወዳለሁ እወዳለሁ

በአደባባይ መናገር ትችላለህ ለሚለው ጥያቄ? በአደባባይ መናገር ምችል ጉዳይ ምንድን ነው ምን አይነት ጉዳይ መሆን አለበት? በአደባባይ ያው አጋጣሚ ሆኖ ስራዬ ሄዶ ከህዝብ ጋር። በስፋት የሚያገናኘኝ ነው እና እንድናገርም ፍርሃት ነገር የለብኝም። እና እዚህ በተሰበሰበበት ለምሳሌ ስለ ጌታ ስለ ኢየሱስ ክርስቶስ ከሆነ በድፍረት መንፈስ ቅዱስ ሚያግናኛ ያግዘኛል በድፍረት እናገራለሁ። ሳልፈራ አቅም እና ብርታት ስለሚሆነኝ። ከዛ ውጪ ግን እንዲሁ ስጋዊነት ተነሳስቼ። በአደባባይ መናገር እንደምችል እኔ ትናገረኝ እና እግዚአብሔር ይመስገን። እኔ በአደባባይ መናገር አዎ እችላለሁ አልፈራም ማለት ነው። በጣም እችላለሁ እናገራለሁ

ሰዎችን በዓይንህ ትመለከታለህ ለሚለው ጥያቄ? ሰዎችን እኔ ልበ ብርሃን አይነ ስውር አይደለሁም። ሰዎችን በአይን ትመለከታለህ ለሚለው? አይንም የምሰጥ እግዚአብሔር ነው። አዎ በአይን አያለሁ እመለከታለው ግን የትኛውን አይን ነው የሚለው የውስጥ አይን ነው የሚለው የውጭ አይን የሚለው የውስጥ አይነት ምን አይነት ሁኔታ? ሆኜ ነው እንትን የምለው ለሚለው እኔ። ሰዎችን በአይኔ በደንብ ነው የምመለከተው በደንብ በደንብ አይለውና ሰዎችን በአይን ትመልከታለህ የሚለው የእኔ መልሱ። አዎ ሰዎችን በአይን እግዚአብሔር በረዳኝ ልክ እመለከታለሁ አዎ እመለከታለሁ።

ትንሽ መረብ ትጠቀማለህ ለሚለው ጥያቄ? መረብ እኔ ስለ ስለመረቤ ስለ አሳ ማጥመድ መረብም ምንም አይነት እውቀቱ የለኝም። እኔ ምንም አይነት እውቀቱ የለኝም። የለም እኔ ባለሁበት አካባቢ ምንም አይነት መረብ እኔ አላውቅም ስለመረብ አጠቃቀምም መረብ አልጠቀምም። የትንሽ መረብ ትጠቀማለህ አይ አልጠቀምም። አይ መረብ አልጠቀም አይደለም መረብ አልጠቀምም

እሺ ቡና እሺ ወይስ ሻይ ትመርጣለህ ለሚለው ጥያቄ? እኔ ወደ ቡና አደላለሁ ያው ለመንቃትም ንቅት ለማለት ንቅት ብዬ ለማዋል ንቅት ብዬ ስራዬን በንቃት በትጋት ለማከናወን። ሻይን በመሰረቱ ያነቃቃል ቆንጆ ነው ያነቃል በንቃት ቆንጆ ነው አሪፍ ነው። እኔ ግን ምረጭ ከተባልኩ ምን እመርጣለሁ መሰላችሁ? ወደ ቡና አደላለሁ ቡና እመርጣለሁ

እኔ ምንም እንኳን መሃል ከተማ ላይ ያለው ቢሆንም ቀርቅሃ በአካባቢዎ ያድጋል? ለሚለው ጥያቄ ቀርቅሃ ለሰው ልጆች በተለይ አሁን ባለው ዘመን በጣም አስፈላጊና ጠቃሚ ነገር ነውና ቀርቅሃን እንዲጠቀሙ አበረታታለሁ በጣም ብዙዎችን እንዲጠቀሙ እደግፋለሁና ቀርቅሃ በእኛ አካባቢ አያድግም የለም ግን ገጠር በምንለው አካባቢ ግን ያው ቀርቅሃ አለ የተለመደ አለ ቀርቅሃ ቀርቅሃ አካባቢ አያድግም ግን ይታያል ቀርቅሃ ካሚስ በርካታ ነገሮችን ማለት ነው

እንዴ የግል ትራንስፖርት የለኝም የግል መኪና ማለት ነው። እና የህዝብ ማመላለሻ ትጠቀሚያለሽ የምለው ጥያቄ? ህዝብ ማመላለሻ ትራንስፖርቶችን ትራንስፖርቶችን ካልተጠቀሙን በሌላ ወጪ ለከፍተኛ ወጪ ነው የምንደረገው እና ያ እንዳይሆን ያለው አማራጭ የህዝብ ትራንስፖርት የህዝብ ማመላለሻዎችን መጠቀም የግድ ይላል ማለት ነው። የግድ ይላል እና እኔም የህዝብ ማመላለሻዎችን በደንብ አድርጌ እጠቀምባቸዋለሁ ማለት ነው እጠቀማቸዋለሁ። ስለዚህ አስፈላጊ ነው እና የህዝብ ማመላለሻዎችን እጠቀማለሁ በደንብ እጠቀማለሁ

"ባህላዊ ልብስ ትለብሳለህ?" ለሚለው ጥያቄ ባህላዊ ልብስ አስፈላጊ ነው። በተለይ እንደኛ ሀገር ከሰማንያ ስድስት በላይ የሆኑ ብሄሮች ያሉባት ሀገር ናት። ባህል ደግሞ የምንላቸው በጣም በርካታ አይነት ባህሎች ያሉባት ሀገር ናት። ሀገራችን ኢትዮጵያ እና ባህላዊ ልብስ በሚለው በርካታ አይነት ልብሶች አሉ። ሊለበሱ የሚችሉ ባህልን እና የኑሮ ዘይቤያቸውን እንድንረዳ ከሚያደረጉባቸው ከምንግባባቸው መንገዶች መካከል አንዱ የባህላዊ ልብስ ነው። እና ባህላዊ ልብስ አስፈላጊ ነው እላለሁ። ባህላዊ ልብስ ትለብሳለህ? የሚለው እኔ አዎ ባህላዊ ልብስ እለብሳለሁ።

አዲስ አመት እንዴት ታከብራለህ ለሚለው ጥያቄ ስመልስ? አዲስ አመትን እኔ የማከብረው ከቤተሰቤ ጋር ነው የማከብረው እግዚአብሔርን በማመስገን። የተለያዩ መንፈሳዊ ተግባራትን በማከናወን አዲስ አመትን አከብራለሁ። ከዛ ባሻገር ያለፈውን አመት ኦዲት እሰራለሁ። ከዛ እንደዚህ እኔም እሱም እኩል እናጫለን። እና አዲስ አመት እንዴት እንዴት ይከብርልኝ? ለምለው ከቤተሰብ ጋር ሰብስበው በአንድነት በህብረት አዲስ አመትን እናከብራለን። ይህ ደግሞ አሪፍ ነገር ነው። እና ሰውም ሰውም ባዓልን ማክበል ይዘው ማመን ነው። እንደዚህ ያረኩትና አዲስ አመትን እንዲህ ባለው መልኩ ከቤተሰቤ ጋር እግዚአብሔርን በማመስገን ቤተክርስቲያን በመሄድ። የባዕል ልብስ በመልብስ በመልበስ ጽድት ብለን ከፈጣሪ ጋር እየተገናኘኝ ያለን ነገር እንደነበየው የረዳችን አንዱዋ እሷ ነት።

ሽቶ ትጠቀማለህ ትጠቀማለህ ወይ ለሚለው ጥያቄ? ሽቶ አስፈላጊ ነው የሰውነትን ጠረን ለመቀየር በራስ መተማመናችንን ከፍ ለማድረግ ከሚያገለግሉን ነገሮች መካከል አንዱ። ሽቶ ነው ከሚጠቅሙን ነገሮች መካከል አንዱ እና። ሽቶ ትጠቀማለህ ወይ ለሚለው ጥያቄ? እኔ ልመልሰው የምችለው ምላሽ ምንድነው ማለት ነው። አዎ እኔ ሽቶ እጠቀማለሁ የሚለውን ነገር። እኔ እጠቀማለሁ የሚለውን ነገር ለጎድኝኞቼ ብቻቸውን እጠቀማለሁ። እና መጠቀምም ብዬ አምናለሁ። እና እና ሽቶ እኔ በደንብ ባይሆን